በጀት ለሚለው ቃል። ማንኛውም ጥያቄ ካላችሁ ለማብራራት ነው በጀት የሚለው። በጀት አንድ ስራ ለመስራት የተወሰነ ብር የተመደበ ማለት ነው። ለምሳሌ መንግስት አመታዊ በጀት ይመድባል ለሁሉም ለአስራ ሁለት ለአስራ አንድ ክልሎች ማለት ነው። ለነዚህ ለአስራ አንድ ክልሎች በየዓመቱ የአመቱ መጨረሻ ላይ በጀት ይመድባል ማለት ነው። ያበጀት ለተለያዩ ለመንግሥት ስራዎች የሚውል ነው። ስራዎችን ለማስፈፀም ማለት ነው። እያንዳንዱ ስራዎች በታቀደላቸው እቅድ መሰረት ማለት ነው። በታቀደላቸው እቅድ መሰረት ይሄ ለምሳሌ የመንገድ የአስፓልት መንገድ ለመስራት። ውሃ ለማስገባት የመሳሰሉት እንዲሁ ክሊኒክ ለመስራት ሆስፒታል ለመስራት ትምህርት ቤት ለመስራት ተብሎ የተመደበ በጀት። ያ በጀት ምን ያህል ብር እንደሚፈጅ እዛ እቅዱ ላይ ፕሮፖዛል ይቀረጽና ያ ፕሮፖዛል ላይ ይሄን ያህል ብር ያስፈልጋል ይሄን ያህል ሰራተኛ ይፈልጋል ይሄን ያህል እቃ መገዛት አለበት እና ጠቅላላ ለሰራተኛ የሚወጣ ክፍያ ተብሎ የሚበጀት በጀት ማለት ነው። ስለዚህ በጀት በአግባቡ መውጣት አለበት ምክንያቱም ብር ስለሚወጣበት ማለት ነው። ስለዚህ ይሄ በጀት ደግሞ የወጣለትን ይሄን እሰራለሁ ብላችሁ በወረቀት ያሰፈራችሁትን በተግባር ደግሞ ስራ ላይ ለማዋል ቅድመ እቅድ ማለት ነው እቅድ ማውጣት ለማለት ይቻላል። ስለዚህ ይሄ በጀት ብር ማለት ነው። ስለዚህ እቅድ ላወጣንለት ይሄን ነገር እንሰራለን ብለን ላወጣንለት ብር መድበን ያ በተፈለገለት ቀን ከዚህ ቀን ጀምሮ ለአንድ አመት ለስድስት ወር ተብሎ እንዲሰራ የታቀደ እቅድ ማለት ነው። ስለዚህ ለዛ እቅድ በጀት ያስፈልገዋል ማለት ነው። እንደዚህ አይነት ጥያቄ ለመመለስ እችላለሁ አመሰግናለሁ።

ቡና ለኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ የቡና ሽታ ብቻውን ያስደስተኛል። በቤታችን በባህላዊ ቡና እናዘጋጃለን በመጀመሪያ እና እናነሰዋለን ከዚያም እንፈጨዋለን ጀበና ውስጥ እናፈላዋለን። ጓደኞቼ ሲመጡ አብረን እንጠጣለን ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁ ሁሉ ይሞላል። ይህ ጊዜ በጣም እወዳለው ቡና ያለ ያለበት ቀን ጥሩ ቀን ነው። ይሄ የእለት ተእለት ልምድ ነው።

ስልኬን በጣም እጠቀማለሁ። ሁልጊዜ እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆቼ ምን እንዳደረጉ አያለሁ። እያየሁ ነው። መልእክቶችን እመለከታለሁ። ሰዓታት እያለፉ ነው። ይህ ጤናማ አይደለም። ለሌሎች ነገሮች ማድረግ አለብን። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬን ያስገርፈኛል። አስተያየት ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ። የስክሪፕት የስክሪን ጊዜያዊን መቀነስ አለብኝ። ተጠቃሚ መሆን እችላለሁ። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው። ግን ቁጥር ያስፈልጋል።

በየቀኑ በአውቶቡስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉ ሁሉም ወደ ስራ እየሄደ ናቸው። አንዳንዶች እየተኛ ይጓዛሉ ሌሎች ሞባይል ይ ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ስ ከከተማ እይታ ውጭ ነው። ህንፃዎችን እና ሠዎችን እያለፉ እያለፉ አንዳንድ ጊዜ ትራፊክ ይበዛል መጠ መጠበቅ ያስፈልጋል። ሹፌሩ ፈጣን ያሽከረክራል ይህ የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳሉ ግን ለ ለማሰብ ጊዜ ይሰጣል።